አዎ ፎቶ ማንሳት በጣም ነው እምወደው ፎቶ ማንሳት። ብቻ ቴክኖሎጂ መጠቀም ሳይሆን ጊዜን እና ስሜትን ማስቀመጥ እንደሆነ ይሰማኛል። አንድ ፎቶ በአንድ ቀን ያለውን ሁኔታ ለምሳሌ ደስታ ሊሆን ይችላል ሀዘን ወይንም ትውስታ ሊያሳይ ይችላል። ስለዚህ ፎቶ ማንሳት ለኔ ትልቅ ትርጉም አለው። በአሁን ሰዓት ደሞ ፎቶ ማንሳት በጣም ቀላል ሆኗል። ምክንያቱም በሞባይል ስልኮቻችን አማካኝነት የተለያዩ ፎቶዎችን ልናነሳ እንችላለን። ለምሳሌ የሰርግ ድግሶችን ማንሳት ይቻላል በፎቶ እዛ ላይ የሚካሄደውን ጭፈራ በፎቶ ማንሳት እንችላለን። እንዲሁም ደግሞ ቤተሰብ ለመጠየቅ ስንሄድ ፎቶ ማንሳት እንችላለን በቀላሉ ሁኔታ ስለዚህ ሞባይል ስልክ መኖሩ በጣም ቀላል አድርጎታል። እንዲሁም ወጣ ስንል የሚያማምሩ አካባቢዎችን በምንመለከትበት ጊዜ ፎቶ ልናነሳ እንችላለን። ብዙ ጊዜ ተፈጥሮአዊ ነገሮችን ፎቶ ማንሳት እወዳለሁ። ተራሮች ዛፎች ፀሀይ ሲወጣ ፀሀይ ሲጠልቅ ያለው እይታ በፎቶ ማስቀመጥ በጣም ያማረ እንዲሆን ያደርጋል። እንዲሁም ሰዎችን ፎቶ ማንሳት እወዳለሁ ምክንያቱም የሰው ፊት ያለው ስሜት በፎቶ በግልጽ ይታያል። ስለዚህ ፎቶ ማንሳት በጣም የሚያስደስተኝ ተግባር ነው። ፎቶ ማንሳት ትኩረት ያስፈልጋል ብርሃንን መምረጥ ያስፈልጋል አንግልን መቀያየር ጊዜውን መጠበቅ አስፈላጊ ነው። አንድ ትንሽ ልዩነት እንኳን ፎቶ በጣም ሊያምር ወይንም ደግሞ ፎቶ በጣም እንዲደበዝዝ ሊያደርግ ይችላል። ስለዚህ ፎቶ ማንሳት ትዕግስትን ያስተምረናል። ጽናትን ያስተምረናል። እንድንደራጅም የሚያደርገን ነገር ነው። በዘመናዊ ጊዜ ፎቶ ማንሳት በሞባይል ስልክ ቀላል ሆኗል ቅድም ገልጨዋለሁ። ነገር ግን ጥሩ ፎቶ ማንሳት የማሳሪያ ጥራት ብቻ አያበቃም። የሚያስፈልገው የሰው እይታና ፈጠራ ነው። እኔ አንድ ቀን ፎቶዬን እየተመላትኩት ያን ቀን ያለፈውን ትውስታ መያዝ እወዳለሁኝ። በአጠቃላይ እንግዲህ ፎቶ ማንሳት የምወደው ልምድ ነው። አለምን በሌላ እይታ እንድንመለከት ያስችለኛል። ትውስታንም እንዳይጠፋ ይረዳኛል። ስለዚህ ፎቶ ማንሳት በጣም የምወደው ተግባር እንደሆነ መመልከት ይቻላል

እኔ ወደ ስራ ስሄድ ቀላልና ንጹህ ልብስ ለመልበስ እመርጣለሁ። ልብስ ለሰው መጀመሪያ እይታ ስለሚፈጥር ተገቢና የተደረጀ መሆን አስፈላጊ ነው። እኔ ስራዬን በምቾትና በንቃት ለማካሄድ የሚረዳ ልብስ እመርጣለሁ። በተለይ ስራዬ ደግሞ ከደንበኞች ጋር የሚያያይዘኝ ስለሆነ ከረባት ሱሪ ካኪ ሱሪ ሊሆን ይችላል ወይንም ደሞ ጨርቅ ሱሪ ሊሆን ይችላል አደርጋለሁ ሸሚዝም እለብሳለሁ። ስለዚህ የተደራጀው ንጹህ ሆኜ ለመቅረብ ከፍተኛ ጥረት አደርጋለሁ ማለት ነው። ልብስ የአንድን ሰው ማንነት ይገልጻል ብዬ አስባለሁ ምክንያቱም ጥሩና የተደራጀ ልብስ የምትለብስ ከሆነ ለሰዎችም ጥሩ አመለካከት እንዳለ የሚያሳይ ነገር ነው። ብዙ ጊዜ ሸሚዝና ሱሪም እመርጣለሁኝ ሸሚዜ ንጹህ በስነ ስርዓት የተሰፋ ሲሆን ሱሪው ደግሞ ተመጣጣኝ መሆን አለበት። አንዳንድ ቀናት ደግሞ ጃኬት ወይንም ቀለል ያሉ ነገሮችን እጨምራለሁ በተለይ ዊኬንድ ላይ ቅዳሜና እሁድ ማለት ነው። ስራ በምገባበት ሰዓት ቀለል ያለ ልብስ እለብሳለሁ እንዲሁም ደግሞ ስኒከር የመሰለ ጫማ አደርጋለሁ። እንዲሁም ያዘቦት ልብስ ጂንስ የመሳሰሉትን ጃኬት የመሳሰሉትን ሺት ቲሸርት ለብሼ ሊሄድ እችላለሁ። ጫማም ምርጫ አስፈላጊ ነው ወደ ስራ ስንሄድ ንፁህና የተመቸ ጫማ ማድረግ አለብን። ብዙን ጊዜ ያው ከደንበኞች ጋር የሚያገናኝ ሰይር ስራ ስለሆነ ቆዳ ጫማ እመርጣለሁኝ። እሱም ደግሞ ያው ለመጓዝም የሚመች ቢሆን ይመረጣል። አንዳንድ ጊዜ የስራው ባህሪ በልብስ ምርጫ ላይ ይፈጥራል ለምሳሌ ቢሮ ስራ ከሆነ የተደራጀ ልብስ አስፈላጊ ነው። እጅ ስራ ከሆነ ግን ለስራ የሚመች ቀለል ያለ ልብስ መምረጡ በጣም አስፈላጊ ነው። ቲሸርት ሊሆን ይችላል ወይንም ቀለል ያሉ ያዘቦት ልብሶችን መጠቀም ይቻላል። ቀለም ምርጫዬም ተመጣጣኝ ነው ብዙ ጊዜ ነጭና ጥቁር ወይንም ቀጭን ቀለሞችን እመርጣለሁ በተለይ ነጭ ሸሚዝ በጣም ነው የምወደው። ከረባት ግን የተለያየ አይነት ሊሆን ይችላል ማድረግ እመርጣለሁኝ። ምክንያቱም ነጭ ብዙ ጊዜ ቀላል ናቸው በማንኛውም ሁኔታም ይመረጣሉ። በአጠቃላይ ወደ ስራ ስሄድ ንጹህ ተገቢና ምቹ ልብስ እለብሳለሁ። ይህን ራሴን በራሴ እንድታመን ያደርገኛል ስራዬንም በትኩረት እንድሰራ ከፍተኛ አስተዋጽኦ ያደርጋል ስለዚህ ቀለል ያለ ልብሶችን እመርጣለሁ ማለት ነው።

አዎ የህዝብ ማመላለሻ አጠቀማለሁኝ። የህዝብ ማመላለሻ መጠቀም በብዙ ሀገሮችና ከተሞች ውስጥ በጣም የተለመደ ነገር ነው። እኔም በቀን ቀን ህይወቴ ውስጥ ለመጓጓዣ ተግባራዊ ስለሆነ እመርጠዋለሁኝ። በተለይ አጫጭር የሆኑ መንገዶችን በምጓዝበት ሰዓት የህዝብ ማመላለሻ እጠቀማለሁ። ስራዬ በጣም አጫጭር የሆኑ የህዝብ ማመላሻዎችን ለመጠቀም የሚያስገድደኝ በመሆኑ በዚህም ምክንያት እጠቀማለሁ። ከዋጋም አንፃር ስንመለከተው በአጫጭር መንገዶች መጓዝም ቀላል ነው ስለዚህ የህዝብ ማመላለሻዎችን ለመጠቀም ወስኛለሁ። የህዝብ ማመላለሻ በተለይ ገንዘብ ይቆጥባል የግል መኪና መኖር ነዳጅ ጥገና መቆሚያ ተመሳሰሉት ነገሮች ወጪ እንድናወጣ በጣም ያስገድደናል። የህዝብ ማመላለሻ ግን ከዚህ ይሻላል ስለዚህ ለኔ ኢኮኖሚያዊ መፍትሄም እንዳለው አስባለሁኝ። ከዚህ በተጨማሪ የህዝብ ማማለሻ አካባቢንም ይጠብቃል ብዙ ሰዎች አንድ መኪና ሲጠቀሙ የአየር ብክለት ይቀንሳል ይህም ለጤናችንና ለወደፊት ትውልድ ደግሞ ጠቃሚ ነገር ነው። ምክንያቱም እያንዳንዱ ሰው አሁን የራሱን መኪና ልጠቀም ካለ አካባቢው በብክለት ሊበላሽ ነው ማለት ነው። ሆኖም ግን ብዙ ሰዎች በአንድ መኪና በሚጓዙበት ሰዓት የአካባቢን የመበከል እንትናቸው በጣም አነስተኛ ይሆናል ተጽኗቸው አነስተኛ ይሆናል። አንዳንድ ጊዜ የህዝብ ማመላለሻ ችግሮችም አሉት። ከመጠን በላይ መጨናነቅ ይፈጠራል በውስጡ ምክንያቱም በጣም ብዙ ሰው ነው ታጭቆ የሚሄደው መዘግየትም ሊኖር ይችላል። ረጅም ጊዜ መጠበቅ ሊኖር ይችላል። ስለዚህ ይሄ እንደ አሉታዊ ጎኖች እንዳሉት መመልከት ይቻላል። ያው አዎንታዊ ጎኖቹ በጣም ሰፋ ያሉ ቢሆኑ አሉታዊ ጎኖችም ከዛ የበለጠ ሊሆን ይችላል ማለት ነው። ነገር ግን እኔ ይህን በትዕግስት እቀበላለሁ ምክንያቱም ከሚሰጠው ጥቅም ጋር ሲመዛዘን ችግሩ ትንሽ እንደሆነ ነው የሚሰማኝ። የህዝብ ማመላለሻ ሲጠቀም ጊዜን መጠቀምም ይቻላል በመንገድ ላይ መጽሐፍ ማንበብ ይቻላል። ሙዚቃ መስማት ይቻላል በተለይ ረጅም ጉዞ የምናደርግ ከሆነ እነዚህን ነገሮች ልናስደርግ እንችላለን። ይህን መጓጓዝን ያስነሳል። በአጠቃላይ የህዝብ ማመላለሻ እጠቀማለሁ እና ይህ ለኔ ተግባራዊ ኢኮኖሚያዊና አካባቢን የሚጠብቅ ነገር እንደሆነ ይሰማኛል።

አዎ የስራ አሰራሮችን እከተላለሁ የስራ አሰራር መከተል ለኔ በጣም አስፈላጊ ነው። ምክንያቱም ስራን በስርዓት በጥራትና በሰላም ለመስራት ይረዳል። አሰራሮች ካሉ ሰው ምን ማድረግ እንዳለበት በግልጽ ያውቃል። ይህም ደግሞ ስህተትን ይቀንሳል። የስራ አሰራሮችን ለመከተል በመጀመሪያ ደረጃ የድርጅቱ ማኑዋል ሊኖረን ይገባል መመሪያ ወይንም ደንብ ማለት ነው። እሱ ካለ እንዴት መስራት እንዳለብን መከተል እንችላለን። ስለዚህ የድርጅቱን መመሪያና ደንብ በደንብ ማንበብ ማጥናት በተፈለጊው መንገድ ለመስራት ይረዳናል። በሁለተኛ ደረጃ ደግሞ አለቆቻችን የሚሰጡንን ምክር መመሪያ መቀበል በጣም አስፈላጊ ነው። ምክንያቱም እነሱ ከእኛ በእውቀትም የተሻለ ስለሆኑ የሚሰጡትን አመራር መከተል በጣም አስፈላጊ እንደሆነ ይሰማኛል። በስራ ቦታ አሰራሮችን መከተል ለቡድን ስራም ደግሞ በጣም አስፈላጊ ነው። ሁሉም ሰው በአንድ መንገድ ሲሰራ መግባባት ቀላል ይሆናል። ግጭትም ሊቀንስ ይችላል እኔም ከቡድኔ ጋር ስራ የተስማማሁበትን አሰራር እከተላለሁኝ። አሰራሮች ደህንነትንም ይጠብቃሉ። በተለይ ከማሽን ወይንም ከአደገኛ ነገሮች ጋር ሲሰራ መመሪያዎችን መከተል እኔን እና ሌሎችን ይጠብቃል። ለዚህም ደግሞ በተለይ ኮንስትራክሽን ቤት ውስጥ አካባቢ የሚሰሩ ሰዎች ብዙ ጊዜ ሄልሜት እንዲያደርጉኝ ይመከራሉ ምክንያቱም ከላይ ወድቆ አንዳንድ ነገሮች ሊወድቁ ስለሚችሉባቸው ማድረጋቸው በጣም አስፈላጊ ነው የህይወትና የሞት ጉዳይ እንደሆነ እመለከታለሁ። የስራን አሰራር መከተል ማለት ነው። ስለዚህ አሰራሮችን መተው በፍጹም አልመክርም። ነገር ግን አንዳንድ ጊዜ አሰራሮች ማሻሻል የሚያስፈልግ ሁኔታ ይኖራል። በዚህ ጊዜ አሰራሩን ማፍረስ ሳይሆን በአክብሮት አስተያየት መስጠት እመርጣለሁ። ይህም ደግሞ ከአለቆቻችን ጋር ሰብሰብ ብለን ስለ ጉዳዩ መወያየትን እመርጣለሁ። ይህ ስራን የተሻለ እንዲሆን ይረዳል። በአጠቃላይ የስራ አሰራሮችን መከተል የተደራጀ ታማኝ እና ተጠያቂ ሰው እንደሆንኩ ያሳያል። ስራን በጊዜውና በጥራት ለመፈጸም ይረዳኛል ብዬ አስባለሁኝ

ማታ ከስራ በኋላ እረፍት ነው የምወስደው በመጀመሪያ ጥቂት ሻወር ከወሰድኩኝ በኋላ ከዛ እረፍት እወስዳለሁ። ቀን ሙሉ በስራ ላይ ከቆየው በዋላ ሰውነቴ እና አእምሮዬ ማረፍ ያስፈልገዋል። ስለዚህ ትንሽ ተቀምጬ እዝናናለሁ። አንዳንድ ጊዜ ሙዚቃ እሰማለሁ ወይንም ስልኬን ኢንተርኔት እመለከታለሁ። አብዛኛው ጊዜ ግን ሻወር ከወሰድኩ በኋላ ጥቂት አረፍ ማለትን እመርጣለሁ። ብዙን ጊዜ ደግሞ ሙዚቃ ለመስማትም ጥረት አደርጋለሁ። በተለይ ኢንተርኔት ላይ ፌስቡክ ዋትሳፕን በመሳሰሉት ነገሮችም ከሰዎች ጋር ለመገናኘት ጥረት አደርጋለሁ። ከዚያ በኋላ እራት ማዘጋጀት ወይንም መብላት እጀምራለሁ። አንዳንድ ጊዜ ቀላል ምግብ አዘጋጃለሁ። ብዙን ጊዜ ግን ማታ ላይ ቀለል ያለ ምግብ እመርጣለሁ። ምክንያቱም ስንተኛ ሸክም እንዳይሆንብን የበላነው ምግብ ማለት ነው። አንዳንድ ጊዜ ግን ከቤተሰብ ጋር ተቀምጬም እበላለሁ። ይህ ጊዜ ስለቀኑ ያጋጠመንን ነገር ለመነጋገር ያስደስተናል። ከራት በኋላ አንዳንድ የቤት ስራዎችንም እሰራለሁ። ሳህኖችን አጣጥባለሁ ቤቴን እጠራርጋለሁ ወይንም ለነገ የሚያስፈልጉ ነገሮችን አዘጋጃለሁ። ለምሳሌ ለነገ ለቢሮ ላይ ምሳ የምበላበት ከሆነ ምሳም እሰራለሁ ሽንኩርት ከታትፌ አንዳንድ ሾርባዎችን ቀለል ያሉ ምግቦችን ሳንድዊቾችን የመሳሰሉትን ነገሮች ለመስራት ከፍተኛ ጥረት አደርጋለሁ። ይህ ነገ ቀኑ በሰላም እንዲጀመር ይረዳኛል ማለት ነው። አንዳንድ ጊዜ ደግሞ ራሴን ለማሻሻልም ጊዜ እሰጣለሁ። መጽሐፍ አነባለሁ በተለይ መጽሐፍ ቅዱስ ማንበብ በጣም ነው የሚያስደስተኝ። ከመጽሐፍ ቅዱስ ጋር የተያያዙ መጽሐ መጽሄቶችን ለማንበብ እሞክራለሁ። አዲስ ነገር ለመማር ጥረት አደርጋለሁ። እንዲሁም አጫጭር ትምህርት ወይም ኮርሶችን ለመከታተልም ጥረት አደርጋለሁ። ይህም በኢንተርኔት አማካኝነት ከሰዎች ጋር ለመገናኘት ጊዜ ይኖረኛል ማለት ነው። ይህ ራሴን እንዳሳድግ ያግዘኛል። ከመኝታ በፊት ትንሽ ማሰላሰል በጣም አስፈላጊ ነው። መጸለይም እመርጣለሁ ጊዜ ወስጄ ጸሎቴን አደርጋለሁ ይህ አእምሮዬን ያረጋጋልኛል እንዲሁም ደግሞ በሰላም እንድተኛ ይረዳኛል። ከዚያ ቀጥሎ መተኛት እሄዳለሁ እንደነገ ቀን ደግሞ በሃይል ለመነሳት ጥረት አደርጋለሁ። የማታ ወሎዬ ይህን ይመስላል

አዎ መዋኘት እችላለሁ። መዋኘት ለኔ የሰውነትና የአእምሮ ጤና በጣም ጠቃሚ እንቅስቃሴ ነው። በውሃ ውስጥ ሲንቀሳቀስ ሰውነት ሙሉ በሙሉ ይሰራል። ጭንቀትም ይቀንሳል። ስለዚህ ለሰውነት በጣም አስፈላጊ እንደሆነ ይሰማኛል። ሁሉንም አይነት የሰውነት እንቅስቃሴ ማድረግ የሚቻልበት ጭንቀትን የሚቀንስ ስለሆነ መዋኘት በጣም አስፈላጊ ነው። መዋኘትን መማር ከትንሽነት የጀመረው ነው የተማርኩት። መጀመሪያ አካባቢ ፍርሃት ነበረብኝ፤ ነገር ግን በቀስታ በቀስታ እየተማርኩኝ ሄድኩኝ። አሁን ግን በስሜት የተረጋገጥኩኝ ሆኜ መዋኘት እችላለሁ። በተለይ በበጋ ወቅት መዋኘት እጅግ ያስደስታል። ከከተማ ወጣ ካልኩኝ ብዙውን ጊዜ ወደ አዳማ ወይንም ወደ ሶደሬ ወይንም ወደ ሀዋሳ አካባቢ በምንሄድበት ጊዜ ብዙ የመዋኛ ቦታዎች ስላሉ እዛ መዋኘት ይቻላል። በርግጥ አሁን አሁን አዲስ አበባ ውስጥም የመዋኛ ቦታዎች አሉ። ስለዚህ እዛም ሄጄ መዋኘት እችላለሁኝ። መዋኘት የሚያስተምረኝ ነገር ብዙ ነው። ትዕግስትን ያስተምረናል፣ ራስን መቆጣጠርንም ያስተምረናል፣ እምነትንም ያስተምረናል። በውሃ ውስጥ ስላለ ሰው ሁሉም ነገር መቆጣጠር አይችልም። ስለዚህ መረጋጋት በጣም አስፈላጊ እንደሆነ ይሰማኛል። ስለዚህ መዋኘት በጣም የሚያስደስተኝ ነገር ነው። አንደኛ ራስን ከጭንቀት ነፃ ያደርጋል፣ ትዕግስትን ያስተምረናል፣ ራስን መቆጣጠር እንድንችል ያደርጋል፣ ስለዚህ በውሃ ውስጥ በተረጋጋ ሁኔታ ሰላም በሰፈነበት ሁኔታ ለመዋኘት ጥረት ማድረግ በጣም አስፈላጊ እንደሆነ ይሰማኛል። ነገር ግን መዋኘት ደህንነትም ያስፈልጋል። ጥልቅ ውሃ ውስጥ ብቻዬን መግባት አልመርጥም። አካባቢው እጅግ እጠነቀቃለሁ። አንዳንድ ጊዜ ከከተማው ወጣ በምንልበት ሰዓት፣ ሀይቆች ውስጥ በምንዋኝበት ሰዓት አንዳንድ እንስሳት ሊኖሩ ይችላሉ እንደ አዞ የመሳሰሉት ሰውን ሊጎዱ የሚችሉ። ስለዚህ ጥልቅ በሆኑ ውሃ ውስጥም ራሳችን ውስጥ ሰምጠን ለመዋኘት መሞከር የለብንም። ይህም ራሴን ለመጠበቅ ይረዳኛል ማለት ነው። በአጠቃላይ መዋኘት እችላለሁ፤ እና እንደ ስፖርት እና እንደ መዝናኛ እጅግ እወደዋለሁ። ጊዜ ባገኝ ደግሞ በየጊዜው መዋኘት ብችል እመርጣለሁ። ምክንያቱም ሀይል ይሰጠኛል፣ ከጭንቀትም ነፃ ያደርገኛል።

አዎን ጫጫታ ልታገኝበት ትችላለህ። ጫጫታ ማግኘት እንደ መልካም ትኩረት እና እውቀት መስጠት ነው። በተለይ በውስጥ የሚገኙ እንስሳትን ወይንም በገጠር የሚገኙ ጫጫታዎችን ማየት እወዳለሁኝ። አንዳንድ ጊዜ ጫጫታ ማየት የተለያዩ ምርምር እንደማካሄድም ይረዳል። በተለይ በተለይ በአሁኑ ሰዓት ከተማ ውስጥ በጣም ጫጫታ የበዛበት አካባቢዎች አሉ። ወደ ከተማ ስትወጣ አሁን ለምሳሌ ወደ መገናኛ አካባቢ ወደ ሜክሲኮ አካባቢ እነዚህ ከተማ ከተማ ወይንም ደግሞ ሴንተር ሴንተር የሆኑ አካባቢዎች ላይ ብዙ አይነት ጫጫታዎችን ልንመለከት እንችላለን። ጫጫታ መለየትም በጣም አስፈላጊ ነው። የትኛው ጫጫታ ለተማሪ ወይንም እንደ ባለሙያ ማድረግ እንደሚያስፈልገን ለመገንዘብ ይረዳናል። ጫጫታ ልናገኝባቸው የምንችልባቸውን አካባቢዎች በሙሉ ሙሉ በሙሉ ልናረቅ አንችልም። እቤት ውስጥም ሆነን ራሱ አንዳንድ ጊዜ ጫጫታ ሊፈጠር ይችላል። በቤት ውስጥም ሰላም ባለበት አካባቢ ጫጫታዎች ሊኖሩ ይችላሉ። አንዳንድ ጊዜ ጫጫታ ማግኘት በጣም የተደራጀ ሂደት ነው ቦታን ማስተዋል ይፈልጋል። ቅድም እንደጠቀስኩት ከተማ ውስጥ ያሉ አካባቢዎች አሉ ብዙ ጫጫታ የሚበዛባቸው አካባቢዎች። ጊዜ ማስመዝገብ ማስታወቂያ መያዝ አስፈላጊ ነው ምክንያቱም ብዙ ጊዜ ጫጫታዎች በሌሎች ሰዎች ሊያዙ ስለሚችሉ ጊዜ ወስደን የትኞቹ አካባቢዎች ናቸው ጫጫታ የሚበዛባቸው የሚለውን ማግኘት ለማግኘት ጥረት ማድረግ ያስፈልገናል ማለት ነው። ጫጫታ ጫጫታ ማግኘት የተለያዩ ጥቅሞችም አሉት በቤት ውስጥ ወይንም በተለያዩ አካባቢዎች ስላገኘን እንኳን እየተጠቀምኩ ነበር ወይ ብለን ራሳችንን መጠየቃችንም አስፈላጊ ነው። ከዚህ በተጨማሪ ጫጫታ የህይወት ተሞክሮ እና አዲስ ምርምርንም ሊያስተምረን ይችላል ማለት ነው። በአጠቃላይ እንግዲህ ጫጫታ ማግኘት እችላለሁ እንደ መምህር ወይንም ደግሞ ተማሪ ወይንም እንደ እውቀት ማሰባሰብ ሊያስችለንም ይረዳናል። ስለዚህ ጫጫታን ለማግኘት ጥረት ማድረግ ያስፈልገናል

አዎ ቀልድ መናገር በጣም ነው እምወደው ቀልድ መናገር ሰውን ደስ ለሰው ልጅ ደስታ ይሰጣል አእምሮን ያነቃቃል። በማህበረሰብ ውስጥ ደሞ ጥሩ ግንኙነት ከሰዎች ጋር እንዲኖርህ ያጠናክራል። ቀልዶች ቀላል ሲሆኑ ሰዎችን ደስታቸውን እንዲገልጹ ያስችላቸዋል። ከዚህ ጋር ከደስታ ጋር በተያያዘ በጣም ኢትዮጵያ ውስጥም ብዙ ቀልደኞች እንደነበሩ ትዝ ይለኛል። ክበበው ገዳ አለ ፍልፍሉ አለ እንዲሁም እንደ ተስፋዬ ካሳ የመሳሰሉ በጣም ለዛ ያላቸው ቀልዶችን የሚቀልዱ ደስ ደስ የሚሉ ቀልዶች ያላቸው ሰዎች አሉ። ቀልድ ስትናገር ሰዎችን በጣም ደስተኞች ይሆናሉ ካንተ ጋር ጊዜ ለመስጠት ካንተ ጋር አብረው ለመሆን ተስፋ ይኖራቸዋል ስለዚህ በማህበረሰብ ውስጥ ያለውን ቅርርብ ይፈጥራል ማለት ነው። ቀልድ መናገር ምን ያህል ጊዜ እንደምትወደው በተለይ ለአንድ ሰው የሚያሳይ ነገር ነው። ለምሳሌ ሰላምታ ስትሰጥ በቀልድ መልክ ልታደርገው ትችላለህ። እንዲሁም ስራህን ከጨረስክ በኋላ አረፍ ብለህ ስትቀመጥ ቀልድ መናገር ትችላለህ። ስለዚህ ቀልድ መናገር ደስታ ይሰጣል ለተሰሚውም ደሞ ያነቃቃል ማለት ነው። አንዳንድ ጊዜ ቀልድ መናገር ለሌሎች እንደ እንቅስቃሴ ይሆናል። ለምሳሌ በቤተሰቡ ወይንም በጓደኞች ጋ ስንሆን ሁኔታውን ቀላል እና ደስታ የሚሰጥ ማድረግ ይቻላል ይሄም ግንኙነትን የበለጠ እንዲያጠናክር ያደርጋል። በተለይ በቤተሰብ ውስጥ በቀልድ መልክ ብዙ ነገሮችን መወያየት ይቻላል። ነገሮችን ኮስተር አድርገን ወይንም በማያፈናፍን ሁኔታ ከምንናገር ይልቅ ቀለል ባለ መንገድ በቀልድ መልክ ብንናገረው በጣም ደስታ ይሰጣል። ነገር ግን ቀልድ መናገር በጊዜ ማስተዳደር ይፈልጋል አስገዳጅ ወይንም ደግሞ አይታወቀን የሆነ ነገር ስንናደድ ሌሎች ላስተውሉ ስለሚችሉ አስፈላጊውን እንቅስቃሴ ማድረግ በጣም አስፈላጊ ነው ማለት ነው። ቀልድ በጊዜውና በትክክለኛው ሁኔታ ሲነገር ጥቅሙ ይጨምራል። በአጠቃላይ እንግዲህ ቀልድ መናገር እወዳለሁ ሰዎችን ደስታ እንዲሰጣቸው ይረዳኛል እና በማህበረሰብ ውስጥም ደሞ ጥሩ ግንኙነት ይፈጥራል። ትክክለኛ ጊዜና ቦታ በማስተዳደር አስፈላጊውን ቀልድ መናገር ይቻላል

አዎ አስተያየት መቀበል እወዳለሁ አስተያየቱ አዎንታዊም ሆነ አሉታዊ መቀበል በጣም አስፈላጊ ነው። በርግጥ ብዙ ሰዎች አዉንታዊ አስተያየት ሲሰጣቸው ነው ለመቀበል ፍላጎት የሚያሳዩት አሉታዊ አስተያየት መስጠት ብዙ ጊዜ ሰዎች አይደሰቱበትምደ ሆኖም ግን አሉታዊ አስተያየትንም መቀበል በጣም አስፈላጊ ነው። ልታሻሽልባቸው የምትችልባቸውን መስኮች ለመምረጥ ያስችልሃል። ሌሊት ሰዎች ምንም ምንም ያላቸው ነገር ቢሆን አስተያየትን መቀበል ጥሩ ነው እውቀት ታገኝበታለህ ምክር መስማት ደግሞ አስፈላጊ ነው ምክርን ስማ ነው የሚለው የአምላክ ቃል የሆነው መጽሐፍ ቅዱስ። ስለዚህ ሰዎች የሚሰጡትን አስተያየት መከተል በጣም አስፈላጊ ነው። በግል ወይንም በስራ ቦታ አስተያየት ሊሰጥ ይችላል ስለዚህ አስተያየት ለመቀበል እሞክራለሁ እኔ ብዙ ጊዜ። ያው አሉታዊም ሆነ አዎንታዊ አስተያየት በሚሰጡኝ ጊዜ አስተያየቱን ለመከተል እመርጣለው። አስተያየት መቀበል የተለያዩ ጥቅሞች አሉት አንደኛ እውቀት ነው የምናገኝበት። የተለየ እውቀት ልናገኝበት እንችላለን እኔ ራሴን እለውጥበታለሁ ራሴንም ትቀይርበታለህ ሰዎች የሰጡን አስተያየት ተመርኩዘህ ከዛ በቦኋላ የምታሻሽልበት ከሆነ ራስህን የመቀየር አጋጣሚ ከፍተኛ ይሆናል ማለት ነው። ምክንያቱም አስተያየት በጊዜውና በትክክለኛው መንገድ ከቀረበ ከሌሎች ጋር ያለንም ግንኙነት ከፍተኛ ይሆናል። ምክንያቱም አስተያየት የሚሰጡ ብዙ ሰዎች ያው በጥሩ መልኩ መመልከቱ በጣም ጥሩ ነው። ምክንያቱም እውቀት ነው የምናገኝበት እንቀየርበታለን ስለዚህ አስተያየቱን ተቀብሎ ተግባራዊ እርምጃ መውሰድ በጣም አስፈላጊ ነው ማለት ነው። ነገር ግን አስተያየቱን ጊዜ ተቀባይነት አይኖረውም ቅድም ገልጬዋለሁ። ያው ሰዎች ብዙ ጊዜ አሉታዊ አስተያየት ሲሰጡ ሰዎች ተቀባይነት አያገኙም አንዳንድ ጊዜ አስተያየቱን በእርግጥ አያረጋግጥም እንዲሁም በግልጽ ሁኔታ የሚታወቅም ላይሆን ይችላል እኔ ግን ያው አስተያየትን ለመቀበል እመርጣለው ብዙ ጊዜ ምክንያቱም እውቀት ስለማገኝበት ከሌላ አቅጣጫ ነገሮችን የምመለከትበት በመሆኑ ለመቀበል እጥራለው።

አዎ ሽቶ እጠቀማለሁ ሽቶ ለጤና ጠቃሚ እንደሆነ ይሰማኛል። የሰውነትንና የአእምሮን ጤናም ይጠብቃል። ጥሩን ጠረን እንዲኖርህም ያደርጋል። በተለይ የሰውነት ስሜት እንደሚያሳድግ እንዲሁም ከእንቅስቃሴ የተነሳ ድካም እንደሚቀንስም ተገንዝቤያለሁ። ብዙ ጊዜ የምቀባው ሽቶ ያው ሀገር ውስጥ የገቡ ሽቶዎችን ነው። ስለዚህ እነሱን እገዛለሁ አንዳንድ ጊዜ ወዳጆቼ ደግሞ ከውጭ የሚያመጡልኝን ስለዚህ እነዛን ሽቶዎች እቀባለሁ ብዙ ጊዜ ወደ ስራ ስሄድ ወይ ወደ ውጪ ወጣ ስል ሽቶዎችን መጠቀም እወዳለሁኝ። እንደነገርኩህ ጥሩ ስሜት እንዲሰማህ ያደርጋል። እንዲሁም ደግሞ ጥሩ ጠረን እንዲኖርህም ያደርጋል። አንተም በኮንፊደንስ ነገሮችን ለማከናወን እርምጃ እንድትወስድ ያደርግሃል። ሽቶ አይነት በተለያዩ መንገዶች ይተገበራል አንዳንድ ጊዜ በመኝታ ቦታ ወይንም ደግሞ በቤት ውስጥ እጠቀማለሁ። አንዳንድ ጊዜ ግን ከስራ ወይንም ከስፖርት በኋላ እጠቀማለሁ። ይህ የሰውነትን ጠረን ጥሩ እንዲሆን ያደርጋል ሰውነትንም የተደራጀ እንዲሆን ያደርጋል። በጥሩ ቅልጥፍና ስራዎችንም ደግሞ እንድትሰራ ያደርጋል በተለይ ስራ ውስጥ ተቀብተህ ስትሄድ። ስራ በምትሆንበት ጊዜ ጥሩ ስሜት እንዲሰማህ ጥሩ ወዳጅነት እንዲኖር ከሌሎች ጋር ጥሩ ጠረን እንዲኖረኝ ያደርጋል። ሽቶ መጠቀም እንደራሴ እንደጤና እንዲደሰት ያደርግሃል። አካልህ የታነጸ ሲሆን አእምሮህም ደግሞ በጣም ያነቃቃል። ከዚህ በተጨማሪ አንዳንድ አካባቢም ወጣ ስንል ሽቶ መቀባቱ ለአንዳንድ ሰዎች ጥሩ ላይሆን ይችላል ምክንያቱም የሽቶ አለርጂ የሆኑ ሰዎች ሊያጋጥሙን ስለሚችሉ። በአንዳንድ ማህበረሰብ ውስጥ በተለይ ጠና ያሉ ሰዎች ባሉበት አካባቢ ላይ በምንሆንበት ጊዜ ወይንም በምንገኝበት ጊዜ ሽቶ ባንጠቀም ተመራጭ ነው። ሆኖም ግን በስራው አለም ስንወጣ ቤት ውስጥ በምንሆንበት ጊዜ መኝታ ክፍሎቻችን በምንሆንበት ጊዜ ሽቱን ልንጠቀም እንችላለን። ሽቶ መጠቀም ሁልጊዜ ተገቢ አይደለም ቅድም እንደገለጽኩት። ያው አንዳንድ ሰዎች አለርጂክ ሊኖርባቸው ይችላል። በዚህ ምክንያት መጠቀሙ በግል ሁኔታ አይስማማቸው ሊሆን ይችላል። ስለዚህ እንደ ቦታውና እንደ ጊዜው ጥንቃቄ ማድረግ ያስፈልጋል ማለት ነው። በአጠቃላይ ሽቶ እጠቀማለሁ ሰውነትን ደስ ያሰኛል ለሰውነት ጥሩ ጠረን ይሰጣል ስለዚህ ሽቶን መጠቀም እመርጣለሁኝ

አዎ በአደባባይ መናገር እችላለሁ በአደባባይ መናገር ስትችል ሰዎች በቀላሉ ሊረዱህ ይችላሉ በቀላሉ ይቀርቡሃል በቀላሉ ከእነሱ ጋር ጊዜ እንድታሳልፍ ሊመርጥ ይችላሉ። ስለዚህ በአደባባይ መናገር በጣም አስፈላጊ ነው። በአደባባይ መናገር ግን ሁልጊዜ ቀላል አይደለም ምክንያቱም ሰዎች ከምንም በላይ ከሞትም ጭምር በላይ ፍርሃት የሚሰማቸው በአደባባይ ወጥተው ሲናገሩ ነው። ሆኖም ግን ጥሩ ዝግጅት ካደረግን እንዲሁም ደግሞ ስለምንናገርበት ነገር እርግጠኞች ሆነን የምንናገር ከሆነ በአደባባይ መናገር ያን ያህል በጣም ከባድ አይሆንብንም። ስለዚህ ለመናገር መጀመሪያ ዝግጅት በጣም አስፈላጊ ጉዳይ እንደሆነ ይሰማኛል። በአደባባይ መናገር ከሌሎች ጋር ቀላል ግንኙነት ለመፍጠርም ያስችላል። አንዳንድ ጊዜ በስራ ቦታ ወይንም በማህበረሰብ ውስጥ ከፍ ያሉ ቦታ ካላቸው ሰዎች ጋር ልንነጋገር እንችላለን። በዚህ ጊዜ ግንኙነታችን አይን አይን እየተያየን መነጋገር በጣም አስፈላጊ ነው። ወዳጃዊ ስሜትም ካለው ሰዎች ሊቀርቡን ይችላሉ እርስ በእርሳችን ያለን ግንኙነት በጣም እየተሻሻለ ይሄዳል። ስለዚህ ከሰዎች ጋር ደግሞ ጥሩ ግንኙነት መመስረት በጣም አስፈላጊ ነገር ነው። ስለዚህ በአደባባይ ለመናገር የተቻለኝን ሁሉ ጥረት አደርጋለሁ። ነገር ግን በአደባባይ መናገር ቅድም ገልጬዋለሁ ሁልጊዜ ቀላል አይደለም። ፍርሃት ያመጣል ቦታው ጭንቀት ውስጥ ሊከተን ይችላል። ብዙ ሰዎች ባሉበት መናገር ጭንቀት ውስጥ ይከተናል። ስለዚህ ፍርሃት እንዲሰማን ያደርጋል ስለዚህ ድምፄስ ይማርካቸዋል። ሰዎች ውስጥ ሊሰሙኝ ይችላሉ የሚለው ነገር ያስጨንቀን ይሆናል ብዙ ነገሮች ስለዚህ አስቀድመን ዝግጅት ማድረግ በጣም አስፈላጊ ጉዳይ ነው። ተዘጋጅተን ከሄድን ምንም ነገር ቢመጣ ዝግጁ የሆነ ሰው ብዙም ፍርሃት አይሰማውም። በአደባባይ መናገር ቀላል ሊሆንለት ይችላል። በአጠቃላይ እንግዲህ በአደባባይ መናገር እችላለሁ ብዬ መናገር እችላለሁ ይህን ቦታን ጊዜውን መምረጥ አስፈላጊ ነገር ነው። እንዲሁም ደግሞ በምንናገርበት ጊዜ ዝግጅት በጣም አስፈላጊ የሆነ ጉዳይ ዋናው እሱ ስለሆነ ተዘጋጅተን መቅረብ ይኖርብናል ማለት ነው

አዎ ስነ ጥበብ በጣም ነው የምወደው ስነ ጥበብ ሰውን እንደ ሰው ያስተምራል ሀሳቦቹን እና ስሜቶቹን ሊያሳይ ይችላል እንድንረዳም ያስችለናል። ለምሳሌ ስነ ጥበብ በስዕል መልክ ሊገለጽ ይችላል። በሙዚቃ ወይንም በጽሁፍ ወይንም በትውልድ ስራ እንዲታይ ሊያደርግ ይችላል። ሀገራችን ውስጥም ብዙ የስነ ጥበብ ቦታዎች አሉ። እዛ ሳሊያንብዙ አይነት ሳሊያን የሳሉትን ስዕል መመልከት ይችላል። እንዲሁም ደግሞ በሙዚቃ በጽሁፍ ውስጥ የሰፈሩትንም ነገሮች መመልከት ይቻላል። እንዲሁም ደግሞ ሌሎች ቦታዎችም ጋለሪ ውስጥ የስነ ስዕል ጋለሪዎች አሉ እዛም መሄድ ይቻላል። ስነ ጥበብ እና መዝናኛ ብቻ አይደለም አእምሮንም ያነቃቃል። ሀሳብን ያወጣል እና ከእንቅስቃሴ ጋር የተያያዘ ጥሩ እንቅስቃሴ ይፈጥርልናል። በዚህ መንገድ ስሜት ማሳየት ይቻላል ራስንም ማሳደግ ይቻላል። ስለዚህ ሳዐልው ስዕሉን እንዴት አድርጎ እንደሳለው በጥሩ ሁኔታ መመልከት ይቻላል። ለዚህም ደግሞ ብዙ አይነት የስዕል ቦታ ጋላሪዎች ስላሉ እዛ መሄድ ይቻላል። ስነዚህ ስነ ጽሁፍና እና ስነ ስራ በጣም ደስ የሚመድበት የስነ ጥበብ ህይወት እንደሆነ ይሰማኛል። አንዳንድ ጊዜ ስነ ጥበብን በማየት የኔን ሀሳብና አስተሳሰብ እንዲቀየር ይረዳል እኔም አዲስ ነገሮችን ለመማር ይረዳኛል። ለምሳሌ አዲስ ስዕል ማየት ወይንም አዲስ ታሪክ የሆነ መጽሐፍ ማንበብ ሊማርከን ይችላል አስተሳሰባችንንም ሊቀይር ይችላል። ስለዚህ ስነ ጥበብን መውደድ በጣም አስፈላጊ እንደሆነ ይሰማኛል። ነገር ግን ስነ ጥበብ ብቻ ሳይኖር ከሌሎች ነገሮች ጋር ማድረግም ደግሞ አስፈላጊ ነው። ለምሳሌ ማስታወቂያ መጽሐፍ ወይንም ስራ ማቅረብ እንዲሁም ሌሎች ሰዎችን እንዲያዝናኑ ሊያደርጉ የሚችሉ እንደ ሙዚቃ የመሳሰሉትን ድግሶችን ማዘጋጀት በጣም አስፈላጊ ነው። ከስነ ጥበብ ጋር አብረው የሚሄዱ ነገሮች ስለሆኑ እነዚህንም ማድረግ አስፈላጊ እንደሆነ ይሰማኛል። በአጠቃላይ ስነ ጥበብ እወዳለሁ እኔን ያሳድጋል አዲስ ነገሮችን ለመማር ያስችለኛል። እንዲሁም ከሰዎች ጋር ጥሩ ግንኙነት ለመመስረት እንድቀጥልም ስለሚረዳኝ ስነ ጥበብን እወዳለሁኝ